ቀትር ምን ትመገባለህ የው ብዙ ጊዜ ቀትር ማለት ስጀመር ከሰአት ማለት ነው። ከሰአት ከሰአት ብዙ ጊዜ የው ምሳ ይበላል ምሳ ከተበለ በኋላ ምሳ ምበለው ብዙ ጊዜ። ዋና ማባየው እንጀራ ነው። ከእንጀራ ጋ ተከታትሎ ወጦች። የተለያየ አይነት ወጥ ሊሆን ይችላል ሽሮ ወጥ ምስሩስ ስጋ ወጥ ጎመን ድንቻ አትክልት ቲማቲም። ቃሪያ እነዚህን የመሳሰሉትን ልመገብ እችላለሁ። ማባያው ግን ያው ብዙ ጊዜ እንጀራ ነው። ዳቦ እንጨምርበታለን። ሌላው ቀትር ላይ ቡናችንን እናፈላለን ከዛ ቡናችንን ፏ ፋሽ ብለን ቡናችንን ቁጭ ብለን እየተጫወትን እያወራን ቡናችንን እንጠጣለን። ቡና በሚጠጣ ሰዓት በኢትዮጵያ ባህል። የቡና ቁርስ ይቀርባል። ያኔ የቡና ቁርስ ምን ሊሆን ይችላል? ጥራጥሬ ባቄላ ሽምብራ ቡቆሎ። ልሆን ይችላል ወይም ደቦ ልሆን ይችላል ብቻ ቤት እንደፈረው እንበላለን እንጠጣለን። እያረፍን ውሃም እንጠጣለን። ግን ዋናው ዋናው ቀትር ላይ ምንመገበው እንጀራ ወጥ ነው።